ስልጠና ስልጠና እንግዲህ ማለት አንድን ነገር እውቀት ለማግኘት አንድን ነገር ለመማር ስልጠናን እንሰለጥናለን ከዛ በኋላ ያንን ነገር እንዴት ሰልጥነን ያንን ነገር መስራት እንደምንችል የምንሰለጥንበት ነው ማለት ነው አሁን ለምሳሌ ቪዲዮ ኤሪቲንግ ከሆነ ቪዲዮ ኤሪቲንግ እንማራለን ከዛ እሱን እንሰለጥናለን በደንብ ከተማርን ከሰለጠንን በኋላ ስኪሉን ካገኘን በኋላ ፕራክቲስ አድርገን ያንን ነገር ስልጠናችን ብቁ ሆንን ማለት ነው ሌላው ደግሞ የህይወት ክህሎት ስልጠናዎች አሉ በጣም ብዙ የስራ ስልጠናዎች አሉ አሁን ለምሳሌ የዲል የሊደርሺፕ ስኪል ስልጠናዎች አሉ እነሱን ነገሮች ስና ስንገነባና እነሱን ነገሮች እያስተካከልን እየተማርን ስንመጣ ራሳችንንም ሰዎችንም እያገዝን እንመጣለን ማለት ነው ስለዚህ ስልጠና ለሰው ልጅ ዋናውና መሰረታዊው ነገር ነው እንግዲህ ስልጠናን ስለጥናለን ማለት ነው በብዙ መንገድ ሌላው ደግሞ ስልጠናን የምንመለከተው እንግዲህ አሁን ለምሳሌ አንድ የሆነ ስራ ይኖረኛል ያንን ስራ ለማሻሻል ለማሳደግ ስልጠና እወስዳለሁ ማለት ነው ከዛ በኋላ ያንን ነገር በስልጠና እያሳደግኩ እያሳደግኩ ትልቅ ደረጃ እደርሳለሁ ማለት ነው እሺ አንድን ነገር ደግሞ ለማሰልጠን ራሱን የምፈልግ ከሆነ ያንን ስልጠና መጀመሪያ መውሰድ አለብኝ ከዛ በኋላ በዛ ስልጠና ከጎለመስኩኝ በኋላ ያንን ትምህርት ራሱ ራሴ ማሰልጠን እችላለሁ ማለት ነው፤ ብቻ ብዙ መንገዶች አሉት ስለ ስልጠና ስራ ቦታ ያሉ ሰዎች ይሰለጥናሉ ራሳቸውን ለማሳደግ፤ በአመራር ደረጃ ያሉ ሰዎች ራሳቸውን አፕግሬት ለማድረግ ያሰለጥናሉ፤ ስለ ህይወት ክህሎት በደንብ ስለ ህይወት የሚማሩ ከኤክስፒሪያንሳቸው ሰዎች ስልጠና ይሰጣሉ ያስተምራሉ፤ እሱን ደግሞ የሚሰለጥኑ አሉ በጣም ብዙ አሁን ላይ ሀገራችን ውስጥ የፐርሰናል ዲቨሎፕመንት ስልጠና የሚሰጡ ሰዎች በጣም የሀገር ናቸው፤ እነሱን ስልጠናዎች የሰለጠኑ ደግሞ ብቁ ሆነው የህይወታቸውን ትምህርታቸውን አኗኗራቸውን ቀይሮ ትልልቅ ስራዎችን የሚሰሩ ሰዎች አሉ እና ስልጠና በብዙ መንገድ እንግዲህ መገለጽ ይችላል ማለት ነው እና ከጥቅሙ ደግሞ በጣም ይበዛል አሁን ላይ ስልጠናዎች እንደ ቢዝነስም እየታዩ በጣም ትልልቅ ስልጠናዎች እየተሰጡ ነው ያሉት እንግዲህ ስልጠና ይህንን ያህል ካልን ስለ ስልጠና አመሰግናለሁ።

ጥራት ጥራት ማለት እንግዲህ አንድን ነገር ስንሰራ በጥራት መስራት ሊሆን ይችላል አሁን ለምሳሌ እኔ ለሆነ ሰው አገልግሎት ሳቀርብ በተቻለኝ መጠን ጥራቱ ላይ ፎከስ አድርጌ መስራት አለብኝ ማለት ነው። አሁን ለምሳሌ ቪዲዮ ኤዲቲንግ የምሰራ ከሆነ ያንን ቪዲዮ ኤዲቲንግ ስሰራ በደንብ ጥራቱ ላይ ፎከስ ማረግ አለብኝ ኖይዝ አለመኖሩን መጥፎ ድምጽ አለመኖሩን በቃ በደንብ እያንዳንዷን ምስሎች አይቼ እያንዳንዷን ድምጾቿን አይቼ ተከትዬ በዛ መሰረት በጥራት መስራት አለብኝ ማለት ነው። አሁንም ቤትም የሚሰሩ ሰዎች እንግዲህ ግንባታ የሚሰሩ ኮንስትራክሽን ስራ የሚሰሩ ሰዎች በደንብ በጥራት ያንን ስራ ሰርተው ለሰዎች ማቅረብ አለባቸው ማለት ነው ለሚገዟቸው ሰዎች ማቅረብ አለባቸው ማለት ነው። በጥራት ሰርተው በየትኛውንም ስራ የሆነ ፕሮጀክት ከሰዎች ተቀብለን ከሆነ ዌብሳይት ዴቨሎፕ ለማድረግ ሊሆን ይችላል የኮንቴንት ክሬሽን ስራ ሊሆን ይችላል ያንን ስራ ዴሊቨር ስናደርግ በጥራት ሰርቶ ማቅረብ ማለት ነው። እንግዲህ ጥራት ይሄን ይሄንን ካልኩኝ ይበቃኛል አመሰግናለሁ።

ለፖሊስ ደውል ወይም ደግሞ ፖሊስ ደውል፤ አሁን ለምሳሌ አንድ ሰው ስርቆት ከደረሰበት ወይንም ወንጀል ከተፈጸመበት ምናምን ለፖሊስ ይደውላል ማለት ነው። ስለዚህ ፖሊስ ጋር ደውል ብለን ያንን ሰው እንነግረዋለን ፖሊስ ደውል ማለት ፖሊስ ጋር ደውል ለፖሊስ ደውል የተዘረፈልህን የተዘረፈብህን ነገር አመልክት እንደማለት ነው ወይ ደግሞ ፖሊስ ይወቀው እና አሁን ችግር እየተፈጠረ ከሆነ አንድ አካባቢ ለፖሊስ ደውል፤ ለፖሊስ ደውልና ይምጡና ያንን ችግር እንድትፈቱ ይርዷችሁ እንደማለት ነው። ሲሰርቅ የተገኘም ሰው ካለ ለፖሊስ ደውልና አንድ ልጅ አስይዘው ማለት ነው። ስለዚህ ፖሊስ ጋር መደወል ደግሞ ይሄንን ይመስላል እንግዲህ ሌላ ደግሞ አእምሮ ውስጥ የመጣ ነገር ነበረ ፖሊስ ጋር ደውል ነው? እንዴት ነው ደግሞ ለፖሊስ ደውል ነው? እንግዲህ ይሄንን ነው ማለት የምችለው፤ ሌላ የመጣልኝ ነገር ነበር እንግዲህ ጠፋብኝ ፖሊስ ጋር መደወል ማለት? አንድ ሰው ሲሰርቅ ለፖሊስ ጋር ይደወላል፤ አንድ ሰው አንጀል ሲፈጽም ለፖሊስ ይደወላል፤ አንድ ሰው መጥፎ ነገር ስያደርግ ለፖሊስ ይደወልበታል ማለት ነው። ይሄንን ይመስላል አመሰግናለሁ።

ኩባንያ ኩባንያ ማለት እንግዲህ ድርጅት ማለት ነው። አንድ ኩባንያ እንግዲህ አንድ የሚሰራው ስራ ሊኖር ይችላል። ያንን ስራ ለመስራት እንግዲህ የሚያከናውናቸው ህጎች የኩባንያውን ለመመስረት ራሱ የሚያልፏቸው ሂደቶች ይኖራሉ። በፒኤልሲ ሊሆን ይችላል በራሱ በግል የግል ድርጅት ሊሆን ይችላል እና ላይሰንስ ከማውጣት ጀምሮ እነዛን ሁላ ፕሮሰሶች አልፎ ኩባንያው ኩባንያ ሆኖ ይቋቋማል ማለት ነው። ከዛ ያ ኩባንያ የሚሰራው የሆነ ስራ ይኖረዋል ሰራተኞችን ቀጥሮ ማሰራት ይጀምራል ማለት ነው። ያው ሰው አገልግሎት ፈላጊው ከእሱ የሚጠበቀውን ነገር እንዲያገኝ ይረዳል ያግዛል ማለት ነው። እንግዲህ ኩባንያ የሚባለው ተቋም ማለት ነው። አንድ ተቋም አገልግሎት የሚሰጥ ሊሆን ይችላል ሰርቪስ የሚሰጥ ሊሆን ይችላል ፕሮዳክቶችን የሚያመርት ሊሆን ይችላል። መድሃኒት የሚያመርት ሊሆን ይችላል ቦርሳ የሚያመርት ሊሆን ይችላል። ልብስም ሚያመርት ሊሆን ይችላል ብቻ እነዚህ ነገሮች ሁላ ምን ይባላሉ ኩባንያ ይባላሉ ማለት ነው። ስለ ኩባንያ ይህን ታክል ካልኩ ይበቃኛል አመሰግናለሁ።